አዎ በጀት አስተዳድራለሁ ምክንያቱም የቤተሰቤ በጀት እኔ ነው የማስተዳደርው። ይሄን በጀት ያሰደድኩኝ ማን ያስተዳድርልኛል። እና ሶ የቤተሰቤን በጀት አሰድራለሁ በየወር ማገኘው ገቢ ማውጣው ወጪ። እያንዳንዱ ነገሮችን አስተዳድራለሁ። ያው እንግዲህ እንደሚሆን እንደሚሆን እኖራለን ማለት ነው። ከዛ ካልሆነ ግን ትንሽ አስቸጋሪ ስለሚሆን ነው

በትምህርት ቤት በጣም የምወደው ትምህርት እንግዲህ የሂሳብ ትምህርት ነበረ እንግዲህ ሂሳብ አባቴ ድሮ ትንሽ አስተምሮኝ ነበር ስለ ሂሳብ በጣም ፍቅር አደረብኝ ከሂሳብ ጋር ስለዚህ በጣም የምወደው አይነት ትምህርት እሱን ነበረ። ጥሩ ደግሞ እሰራ ነበር እውነት ለመናገር ውጤቴም በጣም ጥሩ ነገር እንዲሆን ወደ ቀጣይ እንዳልፍ ያደረገኝም እሱም እሱም አይን ነበር ማለት ነው

አዎ ሳንቲም እቆጥባለሁ እንዴ ካልቆጠብክማ አንዴት እንዴት አድርጌ እኖራለሁ። ስለዚህ በየጊዜው ከማገኘው ገቢ በየወር ከማገኘው ገቢ ያው በትንሽ በትንሽ እቆጥባለው ማለት ነው። እሱን ደግሞ ለቀጣይ ህይወቴ ትንሽ የተሻለ ነገር ያመጣልኛል ብዬ ነው የማስበው። እንግዲህ በየጊዜው መቆጠብ ደግሞ እጅግ አስፈለጊ ነው ለሁሉም ሰው እምመክረው እንዲቆጥብ ነው ማለት ነው

ገመድ መጠቀም አውቃለሁ። በገመድ ዘላለሁ የተወሰነ ጊዜ። ለምሳሌ ጠዋት ተነስቼ የሆነ ስፖርት እንቅስቃሴ ለመስራት ምናምን እንደዛ ገመድ ምናምን እጠቀማለሁ። ለምን ከተባለ ሰውነቴን ለመንቀሳቀስ ስለሚመች እሱን ያው በመዝለል ገመደችን በመዝለል ምናምን እሱን ብጠቀም አለው ማለት ነው። ለማሰርም ለምናምን እጠቀምበታለው መጠቀም አውቃለሁ ማለት ነው

ቦርሳህን የምትጠቀመው ቦርሳ እንግዲህ ብዛይን ቦርሳ ጠቀማለሁ እኛ የልብስ መያዣ ቦርሳ እጠቀማለሁ ሁለተኛ የላፕቶፕ ማስቀመጫ ቦርሳም እጠቀማለሁ ማለት ነው። ይሄ ለቺት ላይ አይነት ቦርሳዎችን ልጠቀም እችላለሁ። አንዳንዴ ደግሞ እንደዚህ ብር ማስቀመጫ ፎቶ ማስቀመጫ ቦርሳዎችን በኪስ የሚያዙ ማለት ነው። የኪስ ቦርሳም አለ የት ላይ የሆነ ነገር ይጠቀማል የማለት ነው

አዎ የሽያጭ ግቦች እንግዲህ አሉኝ እነዚህ የሽያጭ ግቦች በደንብ ከተጠቀምኩባቸው። በደንብ አሁን እኔ የምሸጠው ምርት ስላለኝ እኔ ሽያጭ ወጪዎች በዚህ ወር ያኔ ያህል መሸጥ አለብኝ ብዬ ያቀመጥኩት አለ። በዚህ ሁለት ሳምንት በዚህ አንድ ሳምንት እና በዚህ አመት በዚህ ስድስት ወር ያን ያህል መሸጥ አለብኝ ብዬ ያስቀመጥኩት ነገር አለ። ስለዚህ እሱም ጥሩ ነው ማለት ነው።

በጣም የምወደው አትክልት እንግዲህ የሚበላ ከሆነ በአትክልት ደረጃ የሚበላ ከሆነ እኔ ሙዝ በጣም እወዳለሁ። ሙዝ በጣም ነው የምወደው ከሙዝ ቀጥሎ ደግሞ ማንጎ በጣም እወዳለሁኝ። አፕልም እወዳለሁኝ በጣም። ማንጎ አፕል ማለት ነው አቮካዶ ይሄን በጣም ነው የምወዳቸው እና ፓፓዬም እወዳለሁ። እነዚህ ቆንጆ ስለሆነ ለጤናም ጠቃሚ ስለሆነ ማለት ነው

እኔ እንግዲ ተጉዤው ማቀው ቦታ እንግዲ በኢትዮጵያ ውስጥ ነው ከኢትዮጵያ ውጪ ሄጄ አላቅም። በኢትዮጵያ ውስጥ ግን ወደ ተለያየ የተወሰነ ወደ ሀዋሳ ሄጃለሁ ወደ ፍቼ ምትባለውም ሰላሌ ቦታም ሄጃለሁ ከዛ ወደ ባህር ዳር ሄጃለው። እዚ ትግራይ ደሞ። ብዙ ቦታዎች ሄጃለሁ በጣም ብዙ ቦታዎች ማለት ነው ማቀው ማላቀው የለም ማለት እችላለሁኝ። ብዙ ቦታዎችን ሄጃለው በትግራይ በጣም ረጅም ቦታዎችን ሄጃለው ለምሳሌ አክሱም ሽሬ መቀሌ ብዙ ቦታዎችን ነው ማቀው ማለት ነው

አዎ ቃሌን እጠብቃለሁ አንድ እኔ ልዩ የሚያደርገኝ ነገር ቃሌን ስለምጠብቅ ነው። ስለዚህ ቃሌን እጠብቃለሁ አዎ። ቃሌን ካልጠበቁኝ። አስቸጋሪ ነው የሚሆነው እና። ስለዚህ ቃሌ ያልኩትን ነገር እጠብቃለሁ የምለውን ነገር አደርጋለሁ ብዬ ነው የማስበው በራሴ። ስለዚህ እኔ ቃል የምጠብቅ ሰው ነኝ ብዬ ነው ለራሴ የምገልጸው ማለት ነው። ስለዚህ ቃል መጠበቅ መልካም ነው ታማኝነት እንዲኖር ያደርጋል ማለት ነው

አዎ ቡና መፍጨት አውቃለሁ ቡና መፍጨት ማለት በሁለት መንገድ ሊፈጭ ይችላል በባህላዊ የተሰራ እንጨት ሊሆ ሊፈጭ ይችላል በብረት የተሰራም አለ በሱ ሊፈጭ ይችላል። ከዛ ቀጥሎ በማሽንም ሊፈጭ ይችላል ማለት ነው። እኔ ፈጭቼም አውቃለሁ በዛ ውስጥ ማለት ነው። ስለዚህ ቡና መፍጫችን እንግዲህ እኛ ሀገር ቡና ያለበት ሀገር ስለሆነ ቡና መፍጨትን አውቃለሁ። ማለት ነው

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ ብዬ ነው የማስበው እኔ። ምክንያቱም ከእያንዳንዱ ሰው በህይወት ያለ ሰው ከአንተ ጋር ጥሩ ማለት ከአንተ ጋር የሚገናኝ ሰው በጥሩ ግንኙነት። ካለህ ጥሩ ስብእና ካለህ ጥሩ ነገር ካለህ ያው የተሻለ ነገር ማየት ችግር ቢገጥምህ እንኳን ለሱ መወጣጫ የሚሆነውን ነገር ይኖርሃል ብዬ አስባለሁኝ። እና ስለዚህ ከግንኙነትህ ጥሩ ነው ብዬ የማስበው

እሰማለሁ የጎረቤት ድምጽ። እሰማለሁ ምክንያቱም ጎረቤቶቼ እኛ አጠገብ ስለሆኑ የሚኖሩ ከዛ እነሱም ሁኔታዎችን ያው እንግዲህ ምን እንደሚናገሩ ምን እንደ ጮህ ብለው አንዳንዴ ልናገርም ስለሚችሉ ወይ እንግዲህ ድምፆችን እሰማለሁ ብዬ ነው የማስበው። እነዚህ ድምጾች ደግሞ እንግዲህ አንዳንዴ እሱ ገና እላለሁ